ያሁኑ መወያያ ርዕሳችን ምን አይነት ሳሙና ትጠቀማለህ የሚል ይሆናል ማለት ነው። እኔ ብዙ አይነት ሳሙናዎችን እጠቀማለሁኝ። ብዙ ጊዜ ፈሳሽ፣ ደረቅ ወይንም ለስላሳ፣ ደረቅ እንዲሁም ደግሞ የዱቄት ሳሙናዎች እያልኩ በተለያየ ሁኔታ እከፍላቸዋለሁ ማለት ነው። እነዚህን የማደርግበት ምክንያት ለተለያየ አላማ ሁሉንም የተለያዩ አይነት ሳሙናዎች ስለምጠቀም ነው ማለት ነው። ለምሳሌ ለፊቴ ለስላሳ የሆነ ደረቅ ሳሙና ስትጠቀም ለእጄ ደግሞ ፈሳሽ ሳሙናዎችን እና ጥሩ መዓዛ ያላቸውን ሳሙናዎችን እጠቀማለሁ ማለት ነው። እንዲሁም ደግሞ ለገላዬ የምጠቀማቸው ሳሙናዎች ለስላሳና ምንም አይነት ሽታ የሌላቸው ሳሙናዎችን እጠቀማለሁኝ። እንዲሁም ለልብሶቼ ጠንካራ ሽታ ያላቸውን የዱቄት ሳሙናዎችን እጠቀማለሁ ማለት ነው። ለእቃ ለማጠብ ደግሞ ምንም አይነት ሽታ የሌላቸውን ሳሙናዎች እጠቀማለሁ እነዛ ፈሳሽም ሊሆኑ ይችላሉ፤ ደራቅም ሊሆኑ ይችላሉ፤ ወይንም ደግሞ የዱቄትም ሊሆኑ ይችላሉ ማለት ነው። እንዲሁም ወለሎችን በማጸዳበት ወቅት ጠንካራ ሽታ ያላቸው፤ ጠንካራ የማጽዳት አቅም ያላቸው፤ ደረቅ ያልሆኑ ብዙ ጊዜ ዱቄትና ፈሳሽ የሆኑ ሳሙናዎችን እጠቀማለሁ ማለት ነው። እነዚህን ሳሙናዎች በምጠቀምበት ጊዜ አንዱን ሳሙና ከሌላው ሳሙና ጋር አላቀላቅልም። ማለትም የአንዱን ጥቅም ለሌላው ጥቅም አልደባለቅም ማለት ነው። በዛ ምክንያት ጥሩ የሆነ ጤና አጠባበቅ ላይ እገኛለሁ ማለት ነው። ስለዛ እኔ አሁን ሌላ የምችለው ስለዚህ ጉዳይ ይሄንን ይመስላል ማለት ነው። እና ሳሙናዎችን በምንመርጥበት ጊዜ ጥቅማቸውንም በደንብ መለየት ይኖርብናል ማለት ነው። ለምሳሌ አንዳንድ ሰዎች ምን ያደርጋሉ? ላርጎ የሚባል የመሬት ማጠቢያ፣ የእቃ ማጠቢያ እና የወለል ማጠቢያ እና የልብስ ማጠቢያ ሳሙና አለ እና እንደዚህ አይነት ሳሙናዎች ሁሎችንም በአንድ ላይ የመተካት አቅም ይኖራችኋል። ነገር ግን ሆኖም እቃ ለማጠብ የምንጠቀምባቸው አይነት ሳሙናዎች ሽታ ልኖራቸው ስለማይገባ ለሽታ ተብለው የሚሰሩ ሳሙናዎች አሉ እና እነዛን ሳሙናዎች በደንብ አድርገው መያዝ ይኖርባቸዋል ማለት ነው። እኔ አሁን ልሰጠው የምትችለው አስተያየት በዚህ ጉዳይ ይሄንን ነው። እድሉ ስለተሰጠኝ ደግሞ በጣም አመሰግናለሁኝ። መልካም ጊዜ።

የስራ ቦታ ደህንነት እንዴት ነው? ይላል ያሁኑ ጥያቄ ወይንም ያሁኑ መወያያ ርዕስ ማለት ነው። የስራ ቦታዬ ደህንነቱ በአስተማማኝ ሁኔታ እየተጠበቀ ነው። ይህንን ልል የቻልኩበት ምክንያት የስራ ቦታዬ ጋር የተለያዩ አይነቶች መቆጣጠሪያ ካሜራዎች እንዲሁም ደግሞ የተለያዩ የጥበቃ ሰራተኞች እንዲሁም አስተማማኝ የሆነ የደህንነት አሰራር ሁኔታ ስላለን ነው ማለት ነው። ይሄንን ልል የቻልኩበት ምክንያት እንደዚህ ነገሮች በግልጽም ተጨባጭ ተጨባጭ ወይንም በአይን በሚታይ ሁኔታ መገለጽ ስለሚችሉ ነው ማለት ነው። እንዴት ነው? የስራ ቦታዬ ደህንነቱን ከአስር ምን ያህል ትሰጠዋለህ ቢባል እኔ ከአስር ያው ሁሉም ነገር ፍጹም ለመሆን አይችልም ግን እኔ ከአስሩ ዘጠኝ ነጥብ አምስት አካባቢ ልሰጠው እችላለሁኝ። በጣም ደህንነቱ የተጠበቀ ነው። ሁላችንም የተለያዩ ግብይቶችን በምንፈጽምበት ወቅት ወይንም የተለያዩ ስራዎችን በምናደርግበት ወቅት የኛ በ ለሁላችንም ተለይቶ በተሰጠን ቁልፍ ፊደል ነው ወይንም ቁልፍ ቃላቶች ናቸው ማለት ነው። እና ደግሞ በምንወጣበትና በምንገባበት ሰዓት የኛ የራሳችን የሆነ መለያ ቁጥር አለን ማለት ነው። እና ያ መለያ ቁጥራችን ወይንም ያ መታወቂያ ቁጥራችን ለዚህ ተግባር ይውላል ማለት ነው። እንዲሁም ደግሞ እነዚህን ነገሮች በምንጠቀምበት ጊዜ ሁላችንም የየራሳችንን መረጃ ወደ ውጭ አሳልፈን አናወጣም ማለት ነው። ለምንድነው እንደዛ የምናደርገው ደህንነቱን ለመጠበቅ ስለሚፈልግ ነው ማለት ነው። ነገር ግን አሁን አንዳንድ ሁኔታዎች ጋር አጋጣሚዎች ሊፈጠሩ ይችላሉ የደህንነት ክፍተቶች ሊፈጠሩ ይችላሉ። እና ያንን የደህንነት ክፍተት ደግሞ ከጊዜ ወደ ጊዜ እየተከታተልንና እያጣራን እንደዛን የደህንነት ክፍተቶች መዝጋት ይኖርብናል ማለት ነው። እና ይህንንም ደግሞ እያደረግነው እንገኛለን በአሁን ሰዓት እኛ ለሌሎቹ ሰዎች ወይንም ከ ከስራ ቦታችን ውጪ ያሉ ሰዎችን እንዴት ነው? ደህንነቱ በተጠበቀ መልኩ ወደ ውስጥ አስገብተን ማስጎብኘት እና ወደ ውስጥ አስገብተን እንዲያዩ ማድረግ የምንችለው የምንለውን የራሱ የሆነ በሆነ አሰራር ምክንያት ወይንም የራሱ የሆነ የአሰራር ሂደት አለው ማለት ነው። እና ለነዛ ከውጪ ለሚመጡ ለደንበኞች ሊሆን ይችላል ወይንም ለተቆጣጣሪዎች ከውጪ ለሚመጡ ተቆጣጣሪዎች ሊሆን ይችላል። ደህንነታቸው እንዲጠበቅ እንዲሁም የስራ ቦታችን ደህንነት እንዲጠበቅ ወይንም የመስሪያ ቤታችን ደህንነት እንዲጠበቅ ወይንም ጥሩ የሆነ ደህንነት በአካባቢው ጋር እንዲሰፍን ለነሱም ልክ እንደኛው ጊዜያዊ የሆኑ መታወቂያዎችን እንዲሁም ደግሞ የደንበኝነት መለያ ቁጥሮችን እንሰጣቸዋለን ማለት ነው። እንደዚህ በምናደርግበት ጊዜ ጥሩ የሆነ ደህንነት እንዳለ ይሰማናል ማለት ነው። እድሉ ስለተሰጠኝ አመሰግናለሁ።

ሰላም ሰላም በድጋሚ ስለተገናኘን አመሰግናለሁ። ያሁኑ መወያያ ርዕሳችን ደግሞ አዲስ አመትህን እንዴት ታከብራለህ? ይላል። አዲስ አመቴን እንግዲህ ብዙ ጊዜ ከቤተሰቦቼ ጋር በመሰብሰብ። የሆነ ወደ ውጪ ወጣ ብለን ወይንም ወደ ጫካ ወይንም ወደ ሜዳ ሊሆን ይችላል። ቀኑን ሙሉ ድንኳናችንን ዘርግተን እዛ ጋር የተለያዩ ምግቦችን ሰርተን። በግ አርደን ወይንም በሬ አርደን። ድንኳን ጥለን እንዲሁም የተለያዩ ጥብሳ ጥብሶችን የተለያዩ ምግቦችን ሰርተን መጠጥ ከከተማ ይዘን መጠን ሜዳ ጋር ወጣ ብለን ከከተማ ሙሉ ቀኑን እናሳልፋለን እንዲሁም እዛው እናድራለን ማለት ነው። ይሄን በምናደርግበት ሰዓት በጣም አሪፍ የሆነና ምቹ የቤተሰብ ጊዜ እናሳልፋለን። ምክንያቱም ይሄ ነገር በጣም ቤተሰባችን እንዲቀራረብ ስለሚረዳን ማለት ነው። እና ይሄ ነገር ቤተሰባችን እንዲቀራረብ ስለሚረዳን። ሁል ጊዜ ከአመት አመት አዲስ አመት በገባ ወቅት ሁል ጊዜ ይህንን ነገር እናደርገዋለን ማለት ነው። እንደውም አሁን ላይ ሀሳባችን ይህንን ነገር ወደ ሁለት ወደ ሶስት በአመት ውስጥ ማሳደግ ነው ማለት ነው። አዲስ አመት በሚመጣበት ጊዜ ሁላችንም የየራሳችን የሆነ ስጦታ አለን ለቤተሰብ አባሎቻችን የምንሰጠው። እና ያንን ስጦታ አንድ ላይ እንሰጣለን ስጦታዎችን እንሰጣጣለን እና ደግሞ ሁላችንም የወደፊት ምኞታችንን እየጻፍን በእሳት ዳር በመቀመጥ እናቃጥላለን በወረቀት እየጻፍን። እንደገና ደግሞ ስላለንበት ሁኔታ ስለመጪው እድላችን ስላሳለፍነው አመት። ብዙ ጭውውቶችን በእሣት ዳር ውስጥ ዳር ላይ ተቀምጠን እንጨዋወታለን ማለት ነው። ይሄንን በምናደርግበት ሰዓት በጣም ሁላችንም ደስተኛ እንሆናለን ማለት ነው። እና አዲስ አመቴን አከባበሬ ይሄን ይመስላል። በተጨማሪም እዚህ ጋር ማስመር የምፈልገው ነገር። አዲስ አመት ከመምጣቱ ከአንድ ቀን አስቀድመን ደግሞ ለአዲስ አመት አከባበር እንዲበቃን ወይንም እንዲመቸን ስንል የተለያዩ ነገሮችን ከገበያ እንሸምታለን ማለት ነው። ለምሳሌ ልክ እንደ የተለያዩ መጠጦች ወይንም ደግሞ በውስጣቸው አልኮሎችን የያዙ መጠጦች ሊሆን ይችላሉ። ሻማ ድንኳን ብርድ ልብስ የተለያዩ ነገሮችን እንገዛለን። ከዛም በተጨማሪ ደግሞ ከአዲስ አመት አንድ ቀን አስቀድሞ የተለያዩ ስጦታዎችን አቅም ለሌላቸው ሰዎች እርዳታ እናደርጋለን። እርዳታ እንሰጣለን ማለት ነው። ያ በጣም አሪፍ ነገር ነው። እና ሁላችንም ተሳስበንና ተፈቃቅረን አዲስ አመቱን በዚህ መንገድ እናከብራለን ማለት ነው። እድሉን ስለሰጣችሁኝ በድጋሚ አመሰግናለሁ።

በድጋሜ ስለተገናኘን አመሰግናለሁኝ። ያአሁኑ መወያያ ርዕሳችን ደግሞ ዝናብ ሲዘንብ ምን ታደርጋለህ የሚል ነው? ዝናብ ሲዘንብ እኔ ብዙ ጊዜ በስራ ላይ አልጠመድም ምክንያቱም በእኛ አካባቢ ዝናብ የሚዘንበው በክረምቱ ወቅት ነው። ይህም ማለት ደግሞ ሁላችንም አብዛኛው ነዋሪ ከስራው ጋር እረፍት የሚወስድበት ጊዜ ነው ማለት ነው። ስለዛ እኔ በዝናብ በሚዘንብበት ወቅት ብዙ ጊዜ ፊልም ማየት ወይንም ኳስ ጨዋታዎችን ማየት ስለማልችል እኔ ምን አደርጋለሁኝ ማለት ነው። መጽሐፎችን አንብበ አነባለሁ ማለት ነው። ለምንድነው እነዛን ማድረግ የማልችልበት ምክንያት ከተባለ? እኔ ብዙ ጊዜ እነዛን ነገር ውስጥ በማይበት ሰዓት አንደኛ ከመብረቅ ጋር ተያይዞ ለሚመጣ አደጋ ፍርሃት ስላለኝ እንዲሁም ደግሞ ድምፁ ስለማይሰማኝ ነው ማለት ነው። ስለዛ እኔ ምን አደርጋለሁኝ የመጀመሪያው ነገር በተደጋጋሚ የማደርገው ዝናብ ሲዘንብ። መጽሐፍ ማንበብ ነው ቁጭ ብዬ መጽሐፍ አነባለሁኝ በመስኮት ዳር ተቀምጬ መጽሐፍ አነባለሁ ሻይ እጠጣለሁ ማለት ነው። እና እግሬን ሙቅ ውሃ ውስጥ እዘፈዘፋለሁ ወይንም እግሬን በካልሲ ሸፍኜ ነጭ ፎጣ አድርጌ ሰብስብ ብዬ እቀመጣለሁ ማለት ነው። ያንን በማደርግበት ሰዓት በጣም ነው ደስ የሚለኝ። ሁለተኛ ነገር ደግሞ ዝናብ ሲመጣ የማደርገውን ነገር መተኛት ነው። ይሄ በጣም የሰነፍ መንገድ እንደሆነ አውቃለሁኝ ምክንያቱም ዝናብ ያው መተኛት ጥሩ እንደሆነ ሁሉ ከመጠን በላይ መተኛት ደግሞ መጥፎ ነው ብዬ አስባለሁኝ። እና ሁለተኛው መንገድ መተኛት ነው ጥቅልል ብዬ ዝናቡን እያዳመጥኩኝ እተኛለሁ ማለት ነው። መብራቴን አጥፍቼ ሶስተኛው መንገድ ደግሞ ሁላችንም ሊያስገርም የሚችለው መንገድ ዝናብ በሚመጣበት ወቅት ወደ ውጪ ወጥቼ በዝናብ እመታለሁኝ። ወይንም ልብሴን አውልቄ ሊሆን ይችላል ልብሴን ሳላወልቅ ሊሆን ይችላል በዝናብ እመታለሁኝ እና ይሄ ነገር ማድረጌ በጣም ከተፈጥሮ ጋር ግንኙነት ያደረኩኝ ይመስለኛል። ምክንያቱም ሙሉ ለሙሉ ከመሬቱ ጋር በባዶ እግሬ ነው የምወጣው ከመሬቱ ጋር እነካካለሁኝ ከዝናቡ ከአየሩ ጋር እነካካለሁ እና በጣም ያስደስተኛል ማለት ነው። ሶ በሶስተኛ በአራተኛ ደረጃነት ደግሞ ዝናብ በሚዘንብበት ወቅት ምን አደርጋለሁኝ? ወደ ቤታችን ጣራ ጋር እሄዳለሁ ከዛ በኋላ ቤታችን ጣራ ጋር ከሄድኩኝ በኋላ በመስኮት በኩል በቤታችን በጣራው መስኮት በኩል ዙሪያ ሙሉ ሰፈራችንን እጎበኛለሁ ማለት ነው። ዝናብ በዝናብ ወቅት ያንን አደርጋለሁኝ በጣም ደስ ይለኛል እና የተረጋጋሁ አይነት ስሜት ይሰማኛል ማለት ነው። እና እነዚህ እነዚህን ነገሮች አደርጋለሁ ዝናብ በሚዘንብበት ወቅት በጣም ነው የሚያስደስቱኝ እነዚህ ማድረጌ እና ደግሞ እርግጠኛ ሆኜ መናገር የምችለው ነገር ይሄን ነገር ማድረጌ ራሴን ለማሳደግ ጠቅሞኛል ማለት ነው። ከሁለተኛው ውጪ እድሉ ስለተሰጠኝ አመሰግናለሁኝ እሺ

በድጋሚ ስለተገናኘን አመሰግናለሁኝ። ሽማግሌዎችን እንዴት ታከብራለህ? ይላል ያሁኑ መወያያ ጥያቄያችን። ሽማግሌዎችን የማከብርበት በተለያየ መንገድ ነው። ለምሳሌ ለእነሱ ያለኝን ፍቅር በመግለጽ፤ እንዲሁም ደግሞ እነሱን በተለያዩ የጉልበት ስራዎች በማገዝ እንዲሁም ለእነሱ የተለያየ እርዳታ በገንዘብ የሚለኩ እርዳታዎችን በመስጠት ይሆናል ማለት ነው። እንዲሁም ከእነዚህ ሁሉ ለየት ባለ መንገድ ደግሞ ለመግለጽ ስፈልግ በስነልቦናዊ ወይንም በመንፈሳዊ ወይንም በአእምሮአዊ እርካታ በመስጠት ሊሆን ይችላል ለእነሱ ፍቅሬን የምገልጽላቸው። ለምሳሌ እያንዳንዳቸውን ነገሮች ላስረዳ የመጀመሪያው እኔ ሽማግሌዎችን ማከብርበትም መንገድ ስገልጽ በጉልበት ነው። ይሄንን የማደርገው ለምሳሌ እኔ ከትምህርት ቤት ወደ ቤቴ በምመለስበት ወቅት ወይንም ወደ ትምህርት ቤት በሚሄድበት ወቅት መንገድ የዳር ጋር የተለያዩ ሽማግሌዎችን ላገኝ እችላለሁ። እና እነዛ ሽማግሌዎች ወይንም አሮጊት ሰዎች ምን ሊያደርጉ ይችላሉ የሆነ እቃ ነገር በእጃቸው አንጠልጥለው ሊሆን ይችላል። ከባድ ሊሆኑ ይችላል እነዛ እቃዎች። እና እኔ እነዛን እቃዎች ደግፌ ይዤ መንገዳቸውን እመራቸዋለሁኝ ማለት ነው። እና የተለያየ ምንገድ አለ። ለምሳሌ የተለያዩ ከባድ ስራዎችን ሲሰሩ ሳይ ሽማግሌዎች እንደዚህ አይነት ስራ ሲሰሩ ሳይ አግዛቸዋለሁ ማለት ነው። ይሄን በማድረግበት ወቅት ለኔም ከፍተኛ የሆነ የእርካታ ስሜት ይሰማኛል። እነሱም ከፍተኛ የሆነ የእርካታ ስሜት እንደሚሰማቸው እርግጠኛ ነኝ። በመቀጠል ደግሞ በገንዘብ በሚለካ ነገር ልደግፋቸው ወይንም ላግዛቸው እችላለሁ። ያኛው የኔን ለሽማግሌዎች ያለኝን ክብር ለሽማግሌዎች ያለኝን ፍቅር የሚያሳይ ነው ብዬ አስባለሁኝ። ለምሳሌ አንዳንድ ሽማግሌዎች የሆነ ነገር ለመግዛት አይቼ አይቻቸው የሚቸግራቸው ከሆነ ወይንም ደግሞ ልብሳቸው ተቀዶባቸው ፎጣዎቻቸው ተቀዶባቸው ከሆነ ያንን ነገር ለመርዳት ስል ወይንም እነዛን ሽማግሌዎች ለመርዳት ስል ገንዘብ በማውጣት እገዛላችኋለሁ ማለት ነው። ይሄን በማድረግበት ሰዓት ለኔ ልክ ቅድም እንደተናገርኩት ትልቅ ክብር ይሰማኛል። ትልቅ ነገር እንዳደረኩኝ ይሰማኛል ማለት ነው። በተመሳሳይ ፍቅርና ደስታ በእነሱ በኩል በሹማግሌዎች በኩልም እንደሚሰማቸው እርግጠኛ ነኝ ማለት ነው። በመቀጠል ደግሞ ስጦታ ልሰጣቸው እችላለሁኝ። ክብራቸውን የሚገልጽ ነገር ማለት ነው። ለምሳሌ ምን አይነት ስጦታዎችን ልሰጣቸው እችላለሁ፥ ፎጣ፣ ትላልቅ ጋቢዎች፣ ወይንም ደግሞ መደገፊያ ከዘራ ወይንም ጫማ፣ ልብስ እንደዚህ እንደዚህ አይነት ነገሮችን ካላቸው ላይ ተጨማሪ እኔ ደግሞ እንደ ስጦታ ልሰጣቸው እችላለሁኝ ማለት ነው። በሌላ በአራተኛ ደረጃነት ደግሞ በስነ ልቦናዊ አእምሮአዊ እንዲሁም መንፈሳዊ በሆነ መንገድ ክብሬን ልገልጽላቸው እችላለሁ ማለት ነው። ይሄ እንዴት ነው ሊሆን የሚችለው በመንፈሳዊ ለማለት ስፈልግ አብሬያቸው ጸሎት አደርጋለሁ። እግዚአብሔርን አብሬያቸው አመሰግናለሁኝ። የተለያዩ ትምህርቶችን እነሱ እንዲሰጡኝ መንፈሳዊ ትምህርቶችን አደርጋለሁ። ወይንም መንፈሳዊ ትምህርቶችን አንድ ላይ በመሆን ከእነሱ ጋር አዳምጣለሁ ማለት ነው። በስነ ልቦናዊ ደግሞ ካነሳነው እነሱን መንገድ ሲያልፉ እነሱን አስቀድማለሁ። ታክሲ ውስጥ ስንገባ እነሱ እንዲቀመጡ አደርጋለሁ። ትላልቅ መኪኖች ጋር እነሱ እንዲቀመጡ አደርጋለሁኝ። የኔን ወንበር እየለቀቅኩኝ ማለት ነው። በሌላ መንገድ ደግሞ በአእምሮአዊ ያልኩት አእምሯቸው ሰላም እንዲያገኝና እንዲረጋጋ እንዲሁም ደስተኛ እንዲሆን ወደ ውጭ ወስጄ አናፍሳቸዋለሁኝ። ምግብ ምናምን እጋብዛቸዋለሁ ወይ መጠጥ እጋብዛቸዋለሁኝ። ወይ ህክምና ቦታ አብሬያችሁ እሄዳለሁኝ። ያንን ያንን በማድረግ ሽማግሌዎችን ተስፋቸውን ፍላጎታቸውን እንዲሁም ደግሞ ደስታቸውን አሟላቸ አሟላላቸዋለሁኝ። በዛውም የኔን ክብር እገልጻለሁ ለሽማግሌዎች ያለኝን ክብር ማለት ነው። እድሉ ስለተሰጠኝ አመሰግናለሁ።

የማህበራዊ ሚዲያ ትጠቀማለህ? ይላል ያሁኑ ጥያቄያችን። እድሉ ስለተሰጠኝ አመሰግናለሁኝ። የማህበራዊ ሚዲያ እጠቀማለሁኝ የተለያዩ ማህበራዊ ሚዲያዎችን እጠቀማለሁኝ። ለምሳሌ ቴሌግራም፣ ሊንክድኢን፣ ዩቲዩብ እና ቲክቶክ የተባሉ ዋና ዋና የምጠቀማቸው በንቁነት የምጠቀማቸው የማህበራዊ ሚዲያ፣ ሚዲያዎች ናቸው ማለት ነው። ለምሳሌ እንዴት ትጠቀማለህ ማህበራዊ ሚዲያ? የሚለውን ነገር ለመመለስ ከፋፍዬ በጊዜ ማህበራዊ ሚዲያ እጠቀማለሁ ማለት ነው። ለምሳሌ እኔ አሁን ጠዋት ቀን ከእንቅልፌ ስነሳ ወደ ስራ ከመግባቴ በፊት ወይንም ወደ ትምህርት ቤት ከመሄዴ በፊት የቴሌክራም ማህበራዊ ሚዲያን እጠቀማለሁ ማለት ነው። ይሄንን በማደርግበት ወቅት ደግሞ የተለያዩ አጫጭር መረጃዎች ስለ ስራዬ፣ ስለ ትምህርቴ፣ ስለ አካባቢዬ እንዲደርሰኝ ነው ማለት ነው ይሄንን የማደርግበት ምክንያት። ከዛ በኋላ ደግሞ ለስራ ቦታ ላይ ያለውኝ ስራ በስራ ስዝል፣ ወይንም ሲደክመኝ፣ ወይንም በትምህርት ቦታ እያለሁኝ ሲደክመኝ ወይንም አካሌ ሲዝል ምን አደርጋለሁ ቲክቶክ ጋር እገባና የተለያዩ አነቃቂ ንግግሮችን አያለሁ፤ አነቃቂ ንግግሮችን አዳምጣለሁ ማለት ነው። ወይንም ምስሎችን አያለሁኝ። ይሄን በማደርግበት ሰዓት ተመልሼ ወደ ስራ እንድገባና በሙሉ መንፈስ፣ በሙሉ ጠንካራ መንፈስና በሙሉ ጠንካራ ጉልበት ወደ ስራ እንድመለስ ይረዳኛል ማለት ነው። ዩቲዩብን የምጠቀምበት እንግዲህ ሰዓት ጋር ምሳዬን ከበላሁኝ በኋላ ወይንም ማታ ጋር ራሴን ከበላሁኝ ወይንም ከተመገብኩ በኋላ ዩቲዩብን እጠቀማለሁ ማለት ነው። ዩቲዩብን በምጠቀምበት ሰዓት እንግዲህ ለምን አላማ ነው የምጠቀመው? የተለያዩ የአለም አቀፍ ዜናዎችን፤ አለም አቀፍ ሁኔታዎችን፤ ስለ አየር ትንቢያ ሊሆን ይችላል፤ ስለ ንግድ ሊሆን ይችላል ለማዳመጥ ስለ ፖለቲካም ሊሆን ይችላል ለማዳመጥ ይሄንን ነገር አደርጋለሁኝ ማለት ነው። ዩቲዩብን እከታተላለሁ በዩቲዩብ የተለያዩ ዜናዎችን እና ካሉኝ የማህበራዊ ሚዲያ መጠቀሚያ ጊዜያት ውስጥ ይህንን ዩቲዩብን የምትጠቀምበት ከፍ ያለ ነው ማለት ነው ከሁሉም። በመቀጠል የሊንክድኢንን የማህበራዊ ሚዲያ እጠቀማለሁ ማለት ነው። ይሄንን የማህበራዊ ሚዲያ በምጠቀምበት ሰዓት ከስራዬ ጎል ደጎን ጋር አዳዲስ የሆኑ መረጃዎች ሲመጡ ለማየት ነው ማለት ነው። ልክ እንደ ቴሌግራም ጠዋት ጋር በተወሰነ መልኩ፣ ወይንም ማታ ጋር በተወሰነ መልኩ ለማየት እሞክራለሁ ማለት ነው። ይሄንን የማደርግበት ምክንያት የተለያዩ የትምህርት እድሎች፣ ነፃ የትምህርት እድሎች ከመጡ ወይንም ደግሞ የተለያዩ የስራ እድሎች ከመጡ ለማየት ነው ማለት ነው ይሄንን የማደርገው። በመቀጠል ደግሞ እነዚህን ነገር ውስጥ ስትጠቀም ምን አይነት ጉዳት አድርሶብኛል በእኔ ጋር የሚለውን ነገር ማሳወቅ እፈልጋለሁ። እነዚህ ማህበራዊ ሚዲያዎችን በምጠቀምበት ወቅት እኔ ጋር ከፍተኛ የሆነ የስራ መዘናጋትን አምጥቶብኛል ማለት ነው። እንዴት ነው ይሄንን ልል የቻልኩት? አንዳንድ ጊዜ በእጄ የነዚህ ስልኮች በእጄ ስለሚይዛቸው ወይንም ከኪሴ ስለማይጠፉ በማላውቅበት መንገድ ወይንም ደግሞ ንቁ ባልሆንኩበት መንገድ አንዳንዴ እጄን ከኪሴ ከትቼ ስልዬን አውጥቼ ከፍቼ ማህበራዊ ምድር ስትጠቀም አገኘዋለሁ ራሴን። ይሄ የሆነበት ምክንያት ምንድነው? ሱስ የሆነ ቢል ሊሆን ይችላል ብዬ አስባለሁኝ። ነገር ግን ይሄን ነገር ወዲያውኑ በመገንዘብና እና እያደረኩ ያለሁትን ነገር ማቆምን አለብኝ በመረዳት አቁሜ ወደ ስራዬ እመለሳለሁ ማለት ነው። ያው ማህበራዊ ሚዲያ ብዙ ጊዜ ፈታኝ ነው ለእንደዚህ አይነት ነገሮች። ግን ደግሞ በብላሃት ለተጠቀመበት ሰው በጣም ጠቃሚ ነው ማለት እፈልጋለሁ ማለት ነው። እና ይሄንን ይመስላል ማህበራዊ ሚዲያ እጠቀማለሁ። አዎ፣ እንደ አንድ ወጣት እንደ አንድ በሃያ አንደኛ ክፍለ ዘመን የሚኖር ወጣት አለም አቀፋይነት በተስፋፋበት ጊዜ ማህበራዊ ሚዲያ እጠቀማለሁ ማለት ነው። እድሉ ስለተሰጠኝ አመሰግናለሁ።

የትኛውን? ባህላዊ ምግብ ትወዳለህ ይላል ያሁኑ መወያያ ርዕሳችን። እንግዲህ በጣም አመሰግናለሁኝ በድጋሚ ስለተገናኘን። ይሄ በጣም አሪፍ የሆነ ንግግር እንደሚሆን ተስፋ ይኖረኛል። የትኛውን ባህላዊ ምግብ ትወዳለህ ለሚለው ጥያቄ? እኔ ብዙ ጊዜ የምወደው በህላዊ የምግብ ልክ እንደ ዶሮ ወጥ ወይንም ደግሞ እንደ ዱለት እንዲሁም ከጾም ምግቦች ደግሞ እንደ በየአይነት እንደሚባል ምግብ እንደዛ አይነት ምግቦችን በጣም እወዳለሁ ማለት ነው። ለምንድነው እነዚህን የመረጥኩበት ምክንያት? አንደኛ ነገር እነዚህ ነገሮች ልዩ ሁኔታ ወይንም ልዩ ክስተት በሚኖርበት ወቀት ነው ማለት ነው። የሚሰሩት በኢትዮጵያውያን ባህል መሰረት። ይህንን ያልኩበት ምንድነው? ለምሳሌ ዶሮ ወጥም ብናይ ከሶስት እስከ አራት ሰዓታት ይፈጃል። ምግቡን ሰርቶ ለማዘጋጀት። ምግቡን አጠቃላይ ምግቡን አዘገጃጀቱ ብዙ ሂደቶች አሉት። ከዶሮ ገዝቶ ከማምጣት ከማረድ ከማጠብ ጀምሮ እስከ መገነጣጠል ዶሮውን ብዙ አይነት ሂደቶች አሉት። ዶሮውን ማጠብ ይኖርብናል። እና አብዛኛውን ጊዜ ይህንን ነገር እናቶቻችን በሚሰሩበት ወቅት። ተጨንቀው ተጠበው ስለሚሰሩት። በጣም ጣፋጭ ይሆናል ማለት ነው። እና እኛ ኢትዮጵያውያን ይህንን ምግብ በጣም ነው የምንወደው ዶሮ ወጥን። እንዲሁም ደግሞ ሌላ አይነት ምግብ አለ የምወደው ባህላዊ ምግብ ለምሳሌ እሱም ዱለት ይባላል። ዱለት ማለት የበግ ጨጓራ በስሱ ተከትፎ ከአንጄቱ ጋር ተከትፎ በደንብ በዘይት ተጠብሶ ከዛ በኋላ የተለያዩ ቅመማ ቅመሞች ተጨምረውበት ነው። የምንመገበው እና ይሄ በሚሆንበት ሰዓት በጣም ጣፋጭ ይሆናል ዱለቱ። የተለያዩ ቅመማ ቅመሞችን በውስጡ ስለሚይዝ ማለት ነው። እና ዱለት ያልኩበት ምክንያት ይሄ ነው። በሶስተኛ ደረጃነት በየአይነት ብያለሁ። ይሄም በየአይነት የሚባለውን ምግብ የምወደው ምክንያቱ ለምንድነው? የተለያዩ አይነት ምግቦችን በውስጡ ስለሚዝ ነው። ለምሳሌ እንደ አንድ ኢትዮጵያ ቀን እንዴት አንድ አንድ የተለመደ ቀን ብናነሳ በአንድ ቤት ውስጥ ምስር ብቻ ሊሰራ ይችላል። ጎመን ብቻ ሊሰራ ይችላል። ወይንም ሽሮ ብቻ ሊሰራ ይችላል። ወይንም የሆነ አንድ ወጥ የሆነ ምግብ ብቻ ሊሰራ ይችላል። በየአይነት ማለት ግን እነዚህን የተለያዩ ወጥ የሆኑ ምግቦች አንድ ላይ አካቶ መያዝ ማለት ነው። ለምሳሌ በአንድ በየአይነት ምግብ ውስጥ ምስር ሊኖር ይችላል ሽሮ ሊኖር ይችላል። እንዲሁም ደግሞ ድንች ሊኖር ይችላል ባልጫ ተሰርቶ ዱባ ሊኖር ይችላል። ሰላጣ ሊኖር ይችላል። ቃሪያ የተለያዩ ነገሮች ተሰባስበው ሊኖሩ ይችላሉ ማለት ነው። ያው ይሄንን በምናገርበት ሰዓት ምራቄን እየዋጥኩ ነው ምክንያቱም በጣም ጣፋጭ እንደሆነ ስለማስብ ማለት ነው። እና እንግዲህ እነዚህ ምግቦች በጣም በጣም ጣፋጭ ናቸው። የተለያየ ይዘት ስላላቸው የተለያየ በጣም ስላላቸው ማለት ነው። እና እኔ እንደዚህ አይነት ምግቦችን በጣም ተመራጭ አደርጋለሁኝ ማለት ነው። እነዚህ ምግቦች እኔ ብቻ አይደለም የምወዳቸው። እርግጠኛ ነኝ መላው ኢትዮጵያዊ እንደሚወዳቸው ማለት ነው። እድሉ ስለተሰጠኝ በጣም አመሰግናለሁኝ። እንግዲህ ዝግጅታችን በዚህ ርዕሰ ጉዳይ ውስጥ እዚህ ጋር ያበቃል ማለት ነው። አመሰግናለሁ።

ጥፍርህን ትቆረጣለህ? ይላል ያሁኑ መወያያ ርዕሳችን። እድሉ ስለተሰጠኝ በድጋሚ አመሰግናለሁኝ። እኔ ጥፍሬን መቆረጥ እወዳለሁኝ። ጥፍራቸውን ማሳደግ የሚወዱ ሰዎች መካከል አይደለሁም። ለምንድነው ይሄን ያልኩበት ምክንያት በሃይማኖታችን ወይንም በባህላችን በሁለቱም ጥፍራችንን እንድናሳድግ ስለማይፈቀድልን ማለት ነው። እንዲሁም ደግሞ እኔ በግል ደግሞ የኔ የግሌ ባህሪ ደግሞ ጥፍር እንዳ ማሳደግ በጣም ነው የማልወደው ሁላ። እና ይሄ ለምንድነው ይሄንን ያልኩበት ምክንያት ብዙ የማውቃቸው ጥፍራቸውን ያሳደጉ ሰዎች አሉ። እና እነዛ ሰዎች በጥፍራቸው ምክንያት የተለያየ ጉዳት ሲደርስባቸው አይቼ አቃለሁኝ። እንዲሁም ደግሞ ጠፍራቸውን ለመንከባከብና ለማሳደግ የተለያዩ ስራዎችን ትተው ሳይሰሩ ቁጭ ሲሉ አይቻለሁኝ ማለት ነው። ይሄ ነገር እኔን እንድናደድ ያደርገኛል። ለምንድን ነው እንድናደድ ያደረገኝ በሙሉ ለሙሉ እጃቸውን ተጠቅመው ሰዎች ስራቸውን መስራት እየቻሉ ነገር ግን ጥፍራቸውን ማሳደግ ስለሚወዱ ብቻ ስራውን ሳይሰሩ ይቃራሉ ማለት ነው። ይሄ ነገር በጣም እኔ የማይስማማኝና የማልወደው ነገር ነው ማለት ነው። ስለዛ እኔ ጥፍሬን እቆረጣለሁኝ። እንደውም ትንሽዬ ጥፍሬ ብቅ ማለት ሲጀምር እዛው ጋር ነው ጥፍሬን የምቆርጠው ማለት ነው። እና ይሄ ነገር በጣም ለኔ እንደማስበው ከሆነ ጤናዬን ጠብቆልኛል። ምክንያቱም በጥፍሬ በኩል የተለያዩ የጀርሞች ባክቴሪያዎች እንዲሁም ጎጂ የሆኑ ተዋሲያኖች ተዋሲያኖች በጣቴ ጥፍር ውስጥ እንዳይገቡ ስለሚያደርግ ወይንም እዛ ጋር እንዳይከማቹ ስለሚያደርግ ማለት ነው። እና ይሄ ነገር ረድቶኛል እኔን በይበልጥ ጥፍሬን ማሳደግ አልወርድም ጥፍሬን ሁል ጊዜ እቆረጣለሁ ይሄ ነው የኔ ምላሽ ሊሆን የምችለው። እድሉ ስለተሰጠኝ አመሰግናለሁ።

ዛሬ የመጀመሪያ ምግብህ ምንድን ነበር ይላል? እሺ እድሉ ስለተሰጠኝ አመሰግናለሁ የዛሬው የመጀመሪያ ምግብ የበላሁት ከእንቅልፌ እንደተነሳሁኝ። የቲማቲም ድልህ ነበር። ይህ የቲማቲም ድልህ በእሳት የተሞቀ ነበረ። እና በእሳት መሞቁ ደግሞ በጣም ጣፋጭ እንዲሆን አድርጎታል። ለምሳሌ ትንሽ አቃጣይ እንዲሆን በርበሬ ተጨምሮበት ነበር። በዛ ላይ ደግሞ በእሳት ጋር ሲቃጠል ጣዕሙ በጣም ወጥቶ ነበር። እና ይህንን ነገር ስበላ ማቆም አልቻልኩም ነበረ። ማበያ እንጀራ ተጠቅሜያለሁ ዳቦ ተጠቅሜያለሁ እንዲሁም የድንች ጥብስ ተጠቅሜያለሁ ማለት ነው። እና ይሄንን የተጠቀምኩትን ነገር በምመገብበት ወቅት በጣም ጣፋጭ ነበር ጣፍጦኝ ነበር። እና ይሄንን ይመስላል ማለት ነው። ጠዋት ጋር በልቼው የነበረው እንደ መጠጥ ደግሞ አብሬ ከምግቤ ጋር የወሰድኩት የአትክልት ጭማቂ ነው። የሙዛ አትክልት ጭማቂ ወስጃለሁ እንዲሁም የፖም አትክልት ጭማቂ ወስጃለሁ ማለት ነው። ከዛም ቀኔ ብሩህ ሆኖ አለፈ። ምክንያቱም እነዚህ ነገሮች በጣም ጠንካራ እንድሆን እና ቀኔን በአሪፍ በአሪፍ አስተሳሰብ ወይንም በአሪፍ አኳኋን እንድጀምር ረድቶኛል ማለት ነው። እድሉ ስለተሰጠኝ አመሰግናለሁ

እሺ በድጋሚ እድሉ ስለተሰጠኝ አመሰግናለሁኝ። የትኛውን ወቅት ትወዳለህ ይላል? ያሁኑ መወያያ እርሳችን እንግዲህ እኔ ብዙ ጊዜ የምወዳቸው ወቅቶች የበጋ ወቅትን እና የጸደይ ወቅትን ነው ማለት ነው። ለምንድነው ይሄንን ያልኩበት ምክንያት? እነዚህ ሁለት ወቅቶች አንድ አይነት ባህሪያት በተወሰነ መልኩ ይይዛሉ ማለት ነው። ለምሳሌ ጸዳይ ጋር ያበበውን አበባ ያበበውን ሰብል ያበበውን አውድማ ወይንም ያበበውን አዝምራ በጋ ጋር ነው። የሚሰበሰበው ወይንም የሚለቀመው እና ይህ በመሆኑ በጣም ተያያዥነት እንደኖራቸው ያደርጋል ሁለቱ ወቅቶች ማለት ነው። እንዲሁም በእኛ በኢትዮጵያውያን ይህ የጸደይ ወቅት በጣም ከአስፈሪ ከሆነና ወይ ወጀብ ከተሞላበት ክረምት ተላቀን ቀጣዩን ደረጃ የምንይዝበት ወቅት ነው ማለት ነው። እና ይሄ ወቅት በጣም ደስ ይላል እንደውም በኢትዮጵያ አባባል ይባላል የጎመን ምንቸት ውጣና የገንፉ ምንቸት ግባ ይባላል ማለት ነው። በክረምት ወቅት ብዙ ጊዜ ጎመን ነው የሚበላው እና ደግሞ እንደዚህ የደረቅ ምግቦችን ማግኘት አይቻልም። ገበያ ይወደዳል ብዙ ነገር ውድ ይሆናል። እንዲሁም ደግሞ የተለያዩ አደጋዎች ይከሰታሉ ምክንያቱም ያለንበት ከፍተኛ ቦታ ላይ ስለሆነ። ይህ ተራራማ ከፍተኛ ቦታ ደግሞ ሀይለኛ ዝናብ ይኖረዋል ማለት ነው በዛ ምክንያት የተለያዩ አደጋዎች ይከሰታሉ በክረምቱ ወቅት። በጸደይ ወቅት ግን ነገሮቹ ደረቅ ማለት ይጀምራሉ ጸሀዩ መውጣት ይጀምራል ዝናቡም ደረቅ ማለት ይጀምራል። ይህ በሚሆንበት ሰዓት በጣም አሪፍ ይሆናል ማለት ነው። ምክንያቱም ሁለቱንም በግማሽ በግማሽ የምናገኝበት ጊዜ ስለሆነ ማለት ነው። አበቦቹ ይፈነድቃሉ ሳሩ ይለመልመዋል የተለያየ ቦታ ያሉ ዛፎችም ቅጠላቸውን ማውጣት ይጀምራሉ ማለት ነው። በጋ ወቅትን ደግሞ የምወድበት ምክንያት ለምንድነው? የተወለድኩበት ጊዜ ስለሆነ ነው። እኔ የተወለድኩት በኢትዮጵያውያን አቆጣጠር ጥር አስራ ስድስት ወይንም በፈረንጅ አቆጣጠር ጥር ሃያ አምስት ነው እና ይህንን ወር ደግሞ ያለበት ወቅት በኢትዮጵያውያን የበጋ ወቅት ነው ማለት ነው። እና ይህንን የበጋ ወቅት በጣም ደስ ይለኛል ወይንም ደግሞ ስለተወለድኩበት እንዲሁም የኔ ብቻ አይደለም የእናቴም የልደት ወቅት ስለሆነ። በጣም ነው ደስ የሚለኝ እሷ የተወለደችው ጥር ሰባት ነው ተመሳሳይ ነው ከእኔ ጋር በበጋ ነው የተወለድነው። ያ በመሆኑ በጋና ጸደይ በጣም ደስ የሚሉኝ ወራት ወቀቶች ናቸው ማለት ነው። እድሉን ስለተሰጠኝ አመሰግናለሁ

የምትወደው ሬስቶራንት ምንድን ነው ወይንም የትኛው ነው? ይላል እንግዲህ ያሁኑ መወያያ ጥያቄያችን የምወደው ሬስቶራንት እንግዲህ በደብረ ማርቆስ ይገኛል ይህም ሬስቶራንት ሀበሻ ሬስቶራንት ወይንም ሀበሻ ምግብ ቤት ይባላል ማለት ነው። ሬስቶራንት ማለት እንግዲህ ምግብ ሚያቀርብ የምግብ ቤት ነው እና እነዛ ምግብ ቤት ውስጥ የተለያዩ የምግብ አይነቶች ሊኖሩ ይችላሉ እንዲሁም ደግሞ የተለያዩ መጠጦች ሊኖሩ ይችላሉ ማለት ነው። እና እንግዲህ ይህንን ሬስቶራንት ወይንም ይሄን ምግብ ቤት እንድመርጥ ካረገኝ ነገሮች ውስጥ አንደኛ ነገር ብዙ ጊዜ የጾም ምግቦችን ስለሚያዘጋጅ ነው ማለት ነው። ያው እንደሚታወቀው እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ከአጠቃላይ ከአመት ቀናቶች ውስጥ እንግዲህ ብዛት ያላቸው ብዙ ቀናቶች በጾም እናሳልፋለን ማለት ነው። እና ያም በመሆኑ ምክንያት የጾም ሬስቶራንቶችን ወይንም የጾም ምግብ ቤቶችን እወዳለሁ ማለት ነው። ለዛም ደግሞ ሀበሻ ለኔ ተመራጭ ነው ምክንያቱም ፍስክ በሚሆንበት ሰዓት የፍስክ ማቅረብ ነው የሚያቀርቡት ጾም በሚሆንበት ሰዓት ደግሞ ሙሉ ለሙሉ የፍስክ ምግቦችን በመተው የጾም ምግብ ብቻ ያቀርባሉ ማለት ነው። በሁለተኛ ደረጃነት ደግሞ ይህንን ምግብ ቤት ወይንም ሬስቶራንት እንደወደው ካደረገኝ ነገር ውስጥ የተለያዩ የአውሮፓ ወይንም የአሜሪካ የእግር ኳስ ጨዋታዎችን ወይንም የቅርጫት ኳስ ጨዋታዎችን በቀጥታ ስርጭት ስለሚያሳዩን ነው ማለት ነው። ሁለተኛ ምክንያቴ ይሄንን ሬስቶራንት እንድወደው ያደረገኝ በዛ ምክንያት ነው ማለት ነው። በመቀጠል ደግሞ ይሄ ሬስቶራንት የሚገኘው በደብረ ማርቆስ መሃል ከተማ ጋር ስለሆነ ወደ ከተማ መውጣት ወጣ ብሎ መዝናናት ስፈልግ ወደዚህ ቦታ እሄዳለሁ ማለት ነው። ሶስተኛ ምክንያት ይሄ ነው ከተማ መሃል ስለተቀመጠ ወደዛ መሄድ ያስደስተኛል ማለት ነው። ወደዛ ሬስቶራንት እንግዲህ አጠቃላይ ይሄንን ይመስላል እድሉ ስለተሰጠኝ አመሰግናለሁ።

እሺ በድጋሚ እድሉ ስለተሰጠኝ አመሰግናለሁ ያሁኑ መወያያ ርዕሳችን ቀትር ላይ ምን ትመገባለህ የሚል ይሆናል ማለት ነው። ያው እንደሚታወቀው ቁርስህን ለራስህ በደንብ አድርገህ ብላ ምሳህን በመጠኑ ብላ እራትክን ግን ለወዳጅህ ስጠው ወይም ደግሞ ለሌላ ሰው እርዳታ ስጠው ይባላል። ይሄ እንግዲህ ከፍተኛ ከፍተኛ የሆነ መልእክት ይይዛል ማለት ነው። በውስጡ ምን ለማለት ተፈልጎ ነው እዚህ ጋር እንግዲህ ቁርስህን ለራስህ በደንብ አድርገህ ብላ ማለት ያው ቁርሳችንን በደንብ አድርገን መብላት እንዳለብን ነው። ምሳችንን ግን በመጠኑ ከወዳጅህ ጋር ብላ ይባላል። ይህ ደግሞ ምሳችንን በመጠን ከወዳጃችን ጋር እንበላለን። ይህ ማለት ምሳችንን የምንበለው ስለ ተራብን ሳይሆን ሰውነታችን የግድ የተመጣጠነ ነገር ማግኘት ስላለበት ነው ማለት ነው። እንዲሁም ራትህን ለጠላት ስጥ ይባላል ያው እራት ብዙ ጊዜ ባንመገብም ተመራጭ ነው ማለት ነው። እና ምን ለማለት ፈልጌ ነው እዚህ ጋር ቁርሳችንንም በደንብ እንበላለን ለመጥገብ ያክል እንበላለን። ምሳችንን ግን ስንበላ ማስተዋል ያለብን ነገር ምሳችን ጋር የተመጣጠን ምግብ መኖሩን ማስተዋል ይኖርብናል ማለት ነው። ለምሳሌ ለምሳሌ እንደ ኢትዮጵያውያን አመጋገብ ከሆነ በየአይነት የሚባል ምግብ አለ። ከተለያዩ ይዘቶች አሉት ለምሳሌ ልክ እንደ ሰላጣ ጎመን ቆስጣ ቀይስር አልጫ ድንች ምስር ወጥክክ እና ደግሞ የሽምብራ አሳ ፍርፍር የሽምብራ አሳ ወጥ ቃሪያ እነዚህ እነዚህ አይነቶች ምግብ በአንድ ላይ የያዘ በትሪ ላይ ሲቀርብ ያ በየአይነት ይባላል ማለት ነው። እና በየአይነት ምግብ እመገባለሁ ብዙ ጊዜ ምሳዬን ይሄ ካልሆነ ደግሞ ሀይል ሊሰጡ የሚችሉ የተመጣጠኑ ምግቦችን እመገባለሁ ማለት ነው። የተለያዩ ጥራጥሬዎችን እወስዳለሁ ማለት ነው። እና ምሳ ስመገብ ሳላበዛ ነገር ግን ጥቅሙ ጠቃሚ ጠቃሚ የሆኑ ንጥረ ነገር ያሉበትን ነገሮች እወስዳለሁ ማለት ነው። እድሉ ስለተሰጠኝ አመሰግናለሁ።

ስትታመም ከስራ ትቆያለህ ወይ ይላል? ሰላም ሰላም በድጋሜ ስለተገናኘን በጣም አመሰግናለሁኝ። ስታመም ከስራ እቆያለሁኝ ወይንም ደግሞ ሙሉ ለሙሉ ወደ ስራ አልገባም። ለምንድነው ይሄንን ያልኩበት ምክንያት? ታምሜ እኔ ህመሜ ጋር ወይስ ስራዬ ጋር ነው? ትኩረት መስጠት ያለብኝ የሚለው ጥያቄ ወደ አእምሮዬ ይመጣል ማለት ነው። እና በተደጋጋሚ ወደ ስራዬ ለማተኮር ብፈልግም። ወደ ህመሜ ይሆናል ማለት ትኩረቴ ስለዛ። እኔ ከታመምኩኝ ወደ ስራ መሄድና አልመርጥም። ምክንያቱም በቻልኩት አቅም ስለማልሰራና ትኩረት ስለማላደርግ። ስራው ከነጭራሹኑ ሊበላሽ ይችላል ማለት ነው። ስለዛ መጠንቀቅና በስነ ስርዓት መስራት ይኖርብኛል ማለት ነው። እና በስነ ስርዓት መስራት ካልቻልኩ ደግሞ ወይንም ደግሞ ታምሜ ከሆነ ያ ምክንያቱ ደግሞ በስነ ስርዓት መስራት ላይ ያልቻልኩበት ታምሜ ከሆነ። ወደ ስራ በፍጹም አልገባም ማለት ነው ምክንያቱም ስራን አበላሻለሁ። ሌሎችን ሰራተኞች ልበክል እችላለሁኝ እንደ ጉንፋን አይነት ህመም ከታመምኩም። ወይንም ደግሞ እንደ ሌላ ተላላፊ አይነት ህመም። አተት እሚባል ህመም ከታመምኩ ሌሎቹን ሰዎችም ጭምር ልበክል ስለምችል እና ሙሉ ለሙሉ ስራው። መስሪያ ቤቱን ስራውን ከማቆሙ በፊት እኔ መጀመሪያ ቅድመ ሁኔታ እወስዳለሁኝ መጀመሪያ ለአለቃወቸ እደውላለሁ። እንደምቀር አሳውቃችኋለሁኝ። ወደ ትምህርት ቤት ከሆነም ሚሄደው ለ ክላስ ተወካያችን። ደውዬ አሳውቀዋለሁ ወይ ለመምህራችን እንዲናገርልኝ። ያንን ነው እንግዲህ ማደርገው እኔ እድሉ ስለተሰጠኝ አመሰግናለሁኝ። የራሴን ሀሳብ እንዳንፀባረቅ ስለፈቀዳችሁልኝ። መልካም ጊዜ።

ሰላም ሰላም እንዴት ናችሁ በድጋሚ ስለተገናኘን ከልብ አመሰግናለሁኝ። በስራ ቦታ ጓደኛ አለህ ወይ ይላል? ያሁኑ ጥያቄያችን አዎ በስራ ቦታ ብዙ ጓደኞች አሉኝ። እነዛ ጓደኞቼ ምን ሊያደርጉ ይችላሉ? እኔን ሊያዝናኑ ይችላሉ በስራ ሰዓት ፈታ እንድል ያደርጉኛል እንዲሁም ደግሞ አንዳንድ ስራዎች ሲሰጡኝ ያው እንሸፋፈናለን ማለት ነው። የኔን ስራ እሱ ይሰራልኛል አንዳንዴ ካልተመቸኝ የእሱን ስራ እኔ እሰራለታለሁኝ። ካልተመቸኝ እና ጓደኛ በስራ ቦታ ጋር በጣም ወሳኝ ነው ማለት ነው። ምክንያቱም ለዚህ ተግባር ሲባል እና አንዳንዴ እንደውም ከስራ በምቀርበት ጊዜ እነዚህ ጓደኞቼ የስራ ጓደኞቼ ናቸው። ሸፍነው እንዳልቀጣ የሚያደርጉኝ ማለት ነው። እና በስራ ቦታ ጓደኛ መኖሩ በጣም ጠቃሚ ነው ብዬ አስባለሁ ማለት ነው። እድሉ ስለተሰጠኝ አመሰግናለሁ

እሺ በድጋሚ እድሉ ስለተሰጠኝ አመሰግናለሁኝ። ከቤተሰቡ ምን አይነት በዓላት ታከብራላችሁ ይላል። የአሁኑ መወያያ ጥያቄያችን ማለት ነው። ታውቃለህ? ከቤተሰባችን ምን አይነት በዓላት ታከብራላችሁ ለሚለው የተለያዩ አይነት በዓላቶችን እናከብራለን። እነዛ በዓላቶች በጣም እኔን በብዙ ሁኔታ የሚደግፉኝ ናቸው ማለት ነው። ለምሳሌ በአእምሮአዊና በስነንቦናዊ ሁኔታዎች ጋር በቤተሰቦቻችን አንድ ላይ የምናከብራቸው በዓላቶች አሉ። እነሱም ዋና ዋናዎቹ እንደ ሀገር ወይንም እንደ አለም አቀፍ የምናገራቸው በዓላቶች ናቸው። ለምሳሌ የገና የመስቀል የጥምቀት እና የአዲስ አመት በዓላቶች ናቸው ማለት ነው። ነገር ግን ያው እንደ ቤተሰብ በቤታችን ውስጥ የምናከብራቸው በዓላቶች አሉ ማለት ነው። ተለይተው ውስን የሆኑ እነዚህ እንግዲህ እንደ አለም አቀፍ ነው የምናከብራቸው። ነገር ግን እነዚህ አሁን የምጠቅሳቸውን ውስን በመሆናቸው እኔና የተወሰኑ ሰዎች ብቻ ነን ማለት ነው። በዓላቶችን የምናከብረው እነዚህን በዓላቶች ለምሳሌ የኪዳነ ምህረት በዓል። የ አባታችን አቡነ ተክለ ሃይማኖት በዓል የቅዱስ ጊዮርጊስ በዓል እንዲሁም ደግሞ የቅድስ ሚካኤል በዓል ይጠቀሱበታል ማለት ነው። እነዚህ መንፈሳዊ የሆኑ በዓላቶች ሲሆኑ። አለማዊ ከሆኑ በዓላቶች መካከል ደግሞ እኔ ወደ ዩኒቨርሲቲ የገባሁበትን ጊዜ ያንን ቀን እንግዲህ ሁልጊዜ እዘክረዋለሁኝ አከብረዋለሁኝ ማለት ነው። እንዲሁም ደግሞ እኔ ባለፈው ለታ ከሰባት አመት ከስምንት አመት በፊት ከመኪና ጋር ወድቄ የታመምኩትን ህመም ለማስታወስ ስል የወደኩበትን ቀን አከብራለሁኝ ከቤተሰቦቼ ጋር በመሆን ማለት ነው። እንዲሁም የተወለድንበትን ቀን እናከብራለን እና እነዚህን ባህላቶች በምናከብርበት ጊዜ በእኛ ጋር መተሳሰብ ፍቅር እና አንድነት ይጎለብታል። እና ደግሞ ይሄ ነገር ለሁሉም ቤተሰቦች እንደሚሰራ የራሳቸው በዓል ቢያዘጋጁ የተሻለ እንደሚሆን። ሙሉ ለሙሉ እርግጠኛ ነኝ ምንም ጥርጥር የለኝም። እንግዲህ እድሉ ስለተሰጠኝና ስለዚህ ነገር እንዳወራ ስለፈቀዳችሁልኝ በጣም በጣም አድርጌ አመሰግናለሁ። መልካም ጊዜ።

እሺ ሰላም ሰላም እንዴት ናችሁ የምትወደው ፊልም ምንድነው? በሚል ርዕሰ ጉዳይ ተገናኝተናል ማለት ነው። እንግዲህ እኔ የምወደው ፊልም ብዙ ጊዜ አስተማሪ የሆነና ስለ ህይወት አላማ የሚናገር ስለ ዳግም መነሳት ስለ ብቁነት ስለ ምርጥነት ወይንም ደግሞ ስለ አዎንታዊ ነገሮች እና አሉታዊ ነገሮችን ስለመለየት ስለ አጽናፍ የሚያነሱ ፊልሞችን በጣም እወዳለሁኝ ማለት ነው። እንዲሁም ከእነዚህ በተጨማሪ የ የተወሰነ ድብድብ ያለበት ፊልም እንዲሁም ደግሞ አስቂኝ የሆኑ ፊልሞችን እና እንደዚህ የፍቅር ፊልሞችን በተወሰነ መልኩ እወዳቸዋለሁ ማለት ነው። እስኪ ከምወዳቸው ፊልሞች መካከል እስኪ የተወሰኑትን ልናገር ለምሳሌ የምትወደው ፊልም ምንድነው? ብለህ ስለ አጽናፍ የሚያወራ ወይንም ስለ ሁለንታ የሚያወራ እንዲሁም ደግሞ ስለ ሁለንታ ወይንም ስለ አዎንታዊና አሉታዊ ጥሩና መጥፎ ስለሚባሉ ነገሮች ስለ ስነ ምግባር ስለ ሰብአዊነት የሰው ልጅ ሙሉ ለሙሉ አቅም መጠቀም አለበት ወይስ መጠቀም የለበትም ስለሚለው ነገሮች የሚያነሱ ፊልሞችን እመለከታለሁኝ ወይንም እወዳለሁኝ ማለት ነው። እንግዲህ ለምሳሌ ከተባለ የ እንግዲህ የእንግሊዘኛ ፊልም ይኖራል እዛ ውስጥ ይከተታል የአማረኛ ፊልም ይከተታል ለምሳሌ ከአማረኛ ፊልሞች መካከል እንግዲህ የሸዋ ፈራው ደስ አለኝ የሰራበት ማን ያወጣው የሚባል ፊልም አለ። እንዲሁም ደግሞ የወንዶች ጉዳይ የሚባል ፊልም አለ። እና የተለያዩ ፊልሞች ይጠቀሱበታል ማለት ነው እና እነዚህ አይነት ፊልሞችን በማይበት ወቅት የተወሰኑ የእርካታ ስሜቶች ይሰሙኛል ማለት ነው። ምክንያቱም በጣም አስተማሪና አእምሮን ሊያጎለብቱ የሚችሉ ፊልሞች እንደሆኑ ስለማቅ ማለት ነው። እንግዲህ እድሉን ስለሰጣችሁኝ አመሰግናለሁኝ መልካም ጊዜ።

እሺ እንዴት ናችሁ ደህና ናችሁ ወይ ሰላም ነው? ከስራ ሰዓት በኋላ ትሰራለህ ወይ ይላል። ያሁኑ ርዕሰ ጉዳያችን እንግዲህ ያው እንደሚታወቀው እኔ የደብረማርቆስ ግቢ ተማሪ ነኝ። እና እንደ ተማሪነቴ ከጠዋት ሁለት ሰዓት እስከ ቀጥር አልፎ እስከ ከሰአት አስራ አንድ ሰዓት ድረስ ትምህርት ቤት ነኝ የሳነብ ስማር የቡድን ስራዎችን ስሰራ እቆያለሁኝ ማለት ነው። እና ከስራ ሰዓት በኋላ ለምሳሌ ለኔ ይሄ የሚባለው ከአሥራ ሁለት ሰዓት በኋላ ነው። ወይንም ከአንድ ሰዓት በኋላ ነው። ከአንድ ሰዓት ወይንም ከአስራ ሁለት ሰዓት በኋላ የተለያዩ ስራዎችን እሰራለሁኝ በተለያየ ጊዜ ማለት ነው። ለምሳሌ ሰኞ ማክሰኞ ሲሆን ወደ አንድ በአካባቢያችን ወደሚገኝ ነዳጅ ማድያ በመሄድ ነዳጅ እቀዳለውኝ የለሊት ፈረቃ ተተኪ ሆኜ ማለት ነው። እንዲሁም ደግሞ እሮብ እና ሀሙስ አርብን ጨምሮ ደግሞ በከተማችን አንድ ቅዳምን የሚባል የትልቅ የገበያ ማዕከል አለህ እና ያንን የገበያ ማዕከል ማታ ፈረቀ ሆኜ አስተዳድራለሁኝ። እንዲሁም ከሌሎች ጓደኞቼ ጋር ሆኜ ማታ በማታው ፈረቃ እሰራለሁ ማለት ነው። እንዲሁም ደግሞ ቅዳሜና እሁድን ደግሞ ያው ከተማችን ጋር ማታ ማታ ጋር የተወሰነ እንቅስቃሴ ብቻ ስለሚኖር ያንን እንቅስቃሴ ለማሳለጥ ወይንም ለመደገፍ ደግሞ እኛ የተለያዩ ታክሲዎች ጋር እንደ ተራ አስከባሪ ሆነን በማታ ፈረቃ እንሰራለን ማለት ነው። እንግዲህ ይሄ ነው እድሉ ስለተሰጠኝ አመሰግናለሁኝ መልካም ጊዜ

እሺ እድሉ ስለተሰጠኝ በድጋሚ አመሰግናለሁኝ። እንግዲህ በስልክህ ገንዘብ ትልካለህ ወይ ይላል ያሁኑ? ጥያቄ ማለት ነው። ይሄን ጥያቄ እስኪ ከመመለሳችን በፊት። መጀመሪያ በስልክ ገንዘብ መላክ ምንድነው የሚለውን ነገር ለማየት እንሞክር። በስልክ ገንዘብ መላክ ማለት እንግዲህ አንድ ሰው ጥሬ ገንዘብ ወደተለያየ ቦታ መላክ ይችላል። ድሮ ድሮ ጋር በ ፈረስ ወይንም በመኪና ይልክ ነበር። ከዛ በኋላ ደግሞ እነዚህ የባንክ ቤቶች ከመጡ በኋላ። በባንክ ውስጥ በማስተላለፍ እነዛ ባንኮች ገንዘባችንን ያስተላልፉልን ነበር። አሁን ጋር ግን በኪሳችን ምንም አይነት ገንዘብ ባይኖር እንዲሁም ደግሞ በአቅራቢያችን ምንም ባንኮች ባይኖሩ ነገር ግን ገንዘቡን ማስተላለፍ ቢኖርብን የግዴታ እነዚህ አማራጮች መጣውልናል ማለት ነው። በስልክ ገንዘብ ማስተላለፍ መቻል እና በስልክ ገንዘብ ማስተላለፍ ስንችል እነዚህ ስልኮቻችን በእጃችን እምንይዛቸው። ከባንክ ቤት የባንክ ደብተራችን ጋር የተገናኙ ናቸው ወይንም የባንክ ሂሳባችን ጋር የተገናኙ ናቸው ማለት ነው። እና ይሄ በሚሆንበት ጊዜ በቀላሉ ገንዘብ መላክ ያስችላል ማለት ነው። ያው እንደ ሃያ አንደኛው ክፍለ ዘመን ነዋሪ እንደመሆኔ እንዲሁም ደግሞ አለም አቀፋዊነት እንደ መብዛቱ መጠን ያው እኔ እሚገመት ነገር ነው በስልክ ገንዘብ ልኬ አውቃለሁኝ። ያው በስልክ ገንዘብ በምልክበት ወቅት በቀላሉ በፍጥነት ገንዘቡን መላክ እችላለሁኝ ምክንያቱም ስልኬ ከእኔ ተለይቶ ስለማያውቅ ማለት ነው። እና በገንዘብ ገንዘብን በስልክ መላክ በጣም አማራጭ ጥሩ አማራጭ ነው ማለት ነው። ስለዛ ሁላችንም ይሄንን ተሞክሮ ማዳበር ይኖርብናል ብዬ አስባለሁኝ። እድሉን ስለተሰጠኝ በጣም አመሰግናለሁ

እሺ በድጋሜ ስለተገናኘን አመሰግናለሁኝ ያሁኑ ርዕሳችን ደግሞ ስንት ትራስ ትጠቀማለህ የሚል ነው? እንግዲህ እኔ ትንሽ እዚህ ጋር ለመናገር በጣም ደስተኛ ነኝ ማለት ነው። ምክንያቱም እሂ ነገር እውነትም ያለና ከእኔ ጋር አሁን የሚፈጸም ነገር ስለሆነ ነው ምክንያቱም መሽቷል በእኛ ሰዓት አቆጣጠር። እና እዛው አልጋየ ጋር ሆኜ ስለማወራ እንግዲህ በጣም አሪፍ ያደርገዋል ማለት ነው። እኔ የምጠቀመው አራት ትራስ ነው። ያው የመጀመሪያው ሁለት የመጀመሪያው ሁለቱ ትራሶች አንድ ላይ ሁለቱንም ደራርቤ እራሴ ጋር አድርጌ እንተራሳቸዋለሁኝ ማለት ነው። እነሱን ከስር አድርጌ እኔ በራሴ እደገፍ እና እንተራሳቸዋለሁኝ ማለት ነው። ሌላኛው አንዱ ደግሞ በእግሮቼ መሃል አስገባና ጭምቅ አድርጌ ይዤ እተኛለሁ ማለት ነው። አንደኛው ደግሞ በሆዴ አቅፌ በደንብ እቅፍ አድርጌ እተኛለሁ ማለት ነው። እና በአጠቃላይ ያው እንደ ለመግለጽ እንደሞከርኩት አራት ትራሶችን እጠቀማለሁ ማለት ነው። እና እነዛ ትራሶች እንግዲህ ብዙ ጊዜ እየለዋወጥኩኝ ነው ምጠቀምባቸው። ምክንያቱም ምንም አይነት ችግር አያመጡም እኔ ብቻ ነኝ እነዛን ትራሶች ምጠቀማቸው እንዲሁም ደግሞ ሁሉም ተመሳሳይ የሆነ መጠን ስላላቸው ማለት ነው። እንግዲህ ብዙ ትራሶች ቢኖሩኝ በጣም ደስ ይለኛል ምክንያቱም ትራሶች በጣም ምቾትን የሚሰጡ ነገሮች ናቸው ማለት ነው። እና እኔ እነዚህን ትራሶች በምጠቀምበት ወቅት ቅድም ለመግለጽ እንደሞከርኩት አንዱን ትራስ ለሌላው ለተለያየ ጥቅም ልጠቀምበት እችላለሁኝ ማለት ነው። እንዲሁም እነዚህን ትራሶች አልጋ ላይ ብቻ አይደለም ሶፋ ላይ በምቀመጥበት ጊዜ ወገቤ እንዳይጎዳ በወገቤ በኩል በማስገባት እጠቀምባቸዋለሁ ማለት ነው። ወይንም ደግሞ አንዳንዴ ከቤቴ ስወጣና መኪና ውስጥ በምገባበት ጊዜ ወይንም ደግሞ ውጭ ወጥቼ ቁጭ በምልበት ጊዜ ወንበሮቹ ቀዝቃዛ ከሆኑ ወይንም ሞቃት ከሆኑ እነዛን ትናንሽ ትራሶች ይዤ ሄጄ ለመቀመጫነት እጠቀምባቸዋለሁ ማለት ነው። እና እንግዲህ ይህ ጥያቄ በዚህ ሁኔታ ተመልሷል አመሰግናለሁ ለሰጣችሁኝ ጊዜ

እሺ በድጋሚ ስለተገናኘን በጣም ደስ ይለኛል ያሁኑ ርዕሰ ጉዳይ የሚሆነው በጣም አስደሳች እና ሁላችንም ልናወራበት ልንመካከርበት የሚገባ ርዕሰ ጉዳይ ነው ማለት ነው። ጊዜህን በደንብ ታስረድ ታስተዳድራለህ ወይ ይላል ያሁኑ ጥያቄ? ያው መጀመሪያ ጊዜን ማስተዳደር ምን ማለት ነው የሚለውን ስመለከት። ለእኔ ጊዜ ማስተዳደር ማለት የተለያዩ ስራዎችን በጊዜ ቅደም ተከተል ማከናወን እና በተገቢ ሁኔታ ሰርቶ መጨረስ ይጠቃለሉበታል ማለት ነው። እና ጊዜ ማስተዳደር ሲባል በእኛ ቤት ከፍተኛ የሆነ ቦታ ይሰጠዋል ማለት ነው። እና እኔ እንዴት ነው ጊዜዬን ማስተዳድረው የሚለውን ነገር ካየሁኝ። የተለያዩ የስልክ መተግበሪያዎችን እንጠቀመዋለው ልክ እንደ ፖሞሮዶ የሚባል የሰላሳ ደቂቃ ስራና የአምስት ደቂቃ እረፍት የተሰኘ መንገድ ወይንም ዘይቤ እጠቀማለሁኝ ማለት ነው። እንዲሁም ደግሞ የተለያዩ የጊዜ ማስተዳደሪያ የሆኑ ወረቀቶችን ወይንም ደግሞ ማስታወሻ መያዣዎችን አዘጋጃለሁኝ ማለት ነው። እንዲሁም እነዚን ጊዜዬን በማስተዳድርበት ወቅት ሙሉነት እንዲሰማኝ ያደረኩ ማደርጋቸውን ብቻ ነገር ሳይሆን እጽፍ ያደረኳቸውን ነገር ጭምር እጽፋለሁኝ ማለት ነው። እና ጊዜዬን በደንብ አስተዳድራለሁኝ ብዬ አስባለሁኝ እድሉን ስለሰጣችሁኝ ከልብ አመሰግናለሁኝ። እዚህ ጋር ለመጨመር ያክል ደግሞ ምን አማራጭ አለ? እኛ አሁን ለምሳሌ ጊዜዬን ሳስተዳድር ከጧት ከትምህርት ቤት ውላለውኝ። ከአንድ ሰዓት እስከ ምሽቱ አስራ አንድ ሰዓት ድረስ ከዛ በኋላ ምሽት አስራ ሁለት ሰዓት ጋር። ራቴን እበላለሁኝ ወይንም የተለያየ ስራዎችን እሰራለሁኝ ምሽት ሁለት ሰዓት አካባቢ ጋር እራቴን እበላለሁኝ። ከዛ በኋላ ከሁለት ሰዓት በኋላ ባለኝ ሰዓታቶች ውስጥ አብዛኛውን ጊዜ ከሁለት እስከ ሶስት ሰዓታት ውስጥ። እንግዲህ የተለያዩ ንባቦችን አደርጋለሁ ራሴን ሊያድሱ የሚችሉ የተለያዩ ቦታዎች እሄዳለሁኝ። እንዲሁም ደግሞ ያላየኋቸው ነገሮች ካሉ ለማየት ከዛን ሰዓት በኋላ ቢጨልምም እንኳን እሄዳለሁ ማለት ነው። ከዛ በኋላ እንደመጣሁ እተኛለሁኝ። ጠዋት ወደ አስራ አንድ ሰዓት አካባቢ እነሳለሁኝ። ትንሽዬ ጸሎት አደርግና ፊቴን ታጥቤ ወደ ንባብ እመለሳለሁኝ እስከ ጠዋት አንድ ሰዓት ድረስ። ከዛ በኋላ አንድ ሰዓት ሲል ወደ ትምህርት ቤት ተመልሼ እሄዳለሁ ማለት ነው። ይሄን ይመስላል የኔ የጊዜ አስተዳደር ሁኔታ ለምሳሌነት የጠቀስኩት እድሉን ስለሰጣችሁኝ በጣም አመሰግናለሁ

እሺ በድጋሚ እድሉን ስለሰጣችሁኝ አመሰግናለሁኝ የአሁኑ መወያያ ርዕሳችን የስራ እድገት እፈለክ ነው የሚል ነው። የስራ እድገት አዎ እንደ አንድ ኢትዮጵያዊ ወይንም እንደ አንድ ዜጋ ወይንም እንደ አንድ ሰብአዊ ፍጡር የተሻለ ነገር እፈልጋለሁኝ እኔ ለምንድነው የተሻለ ነገር የምፈልገው? ኑሮዬን ለማሻሻል ከፍ ለማለት በእድገት ጎዳና ለመሄድ ስል የተሻለ ነገር ሁል ጊዜ እፈልጋለሁ ማለት ነው። ወደታሻለ ደረጃ ለመውጣት ወደተሻለ ሁኔታ ለመሆን ከፍ ለማለት የተሻለ ነገር እፈልጋለሁ ወይ ማለት ነው። ልክ እንደሌሎች ሁሉ እኔም ሰው ነኝ እና የተሻለ ነገር እፈልጋለሁ። ለምሳሌ የስራ እድገት። በተመለከተ እኔ አሁን ካለሁበት የስራ ቦታ ጋር ለቅቄ ከፍ ወዳለ የስራ ቦታ ጋር ብመደብ ወይንም ደግሞ የሀላፊነት ሽግግር ተደርጎ እኔን ከፍ ወዳለ ቦታ በመደብ በጣም ደስተኛ ነኝ ማለት ነው። ለምንድነው ይሄንን ያልኩበት ምክንያት። እንግዲህ እኛ አሁን እንደሚታወቀው እኛ እኔ በተለይ ተማሪ ነኝ እና ጎን ለጎን የምሰራቸው የተለያዩ ስራዎች አሉኝ እና እነዛ ስራዎች በቂ ገንዘብ እያመጡ አይደለም ስለዛ ደግሞ በቂ ገንዘብ እንደ ለማግኘት ስለምፈልግ እኔ የተለያዩ ስራዎችን እና የስራ እድገት ባገኝ በጣም ደስተኛ ነኝ ማለት ነው። እና የስራ እድገት በዛ ሁኔታ ውስጥ እያለሁኝም የስራ እድገቶችን እየፈለኩ ነው ምናልባትም ከተላላኪነት ወደ ከፍ ወዳለ ነገር ወደ ተቆጣጣሪነት የመቀየር እድል ባገኝ በጣም ደስ ይለኛል ማለት ነው። እድሉን ስለሰጣችሁኝ አመሰግናለሁኝ በዚህ ጉዳይ በዚህ ርዕሰ ጉዳይ ውስጥ እንድወያይ ስለፈቀዳችሁልኝ። መልካም ጊዜ እያልኩኝ እንለያያለን ማለት ነው።